ምን አይነት ስልክ ትጠቀማለህ? አሪፍ ጥያቄ ነው። እኔ ብዙ ጊዜ የምጠቀመው ስልክ ሳምሰንግ ይባላል። የሳምሰንግ ምርቶች በጣም አሪፍና ቀልጣፋ ስልኮች ናቸው። እና በጣም ዘዴ ቀጥታዊና ወደ ፊት በጣም የሚቆዩ ስልኮች። እና አሁን በገበያው ላይ ካሉት ስልኮች የተሻሉ ናቸው። ለምሳሌ ከህዋዌ አይቴል ኢንፊኒክስ ቴክኖ ብዙ አይነት ስልኮች አሉ። ከእነዚህ ስልኮች የተሻለና አሪፍ ፕሮሰስ ስላላቸው እኔ የምጠቀመው ስልክ ሳምሰን ግን

ስራህን ትወዳለህ? አዎ ስራዬን እወዳለሁ። ስራዬን ወድጄና ፈልጌ የምሰራው የስራ አይነት ነው። ምንም ስራዬ አሰልቺና አድካሚ ቢሆን የምወደው የስራ አይነት ነው የምሰራው ስራ። በምሰራው ስራ ብዙ ነገሮች እጠቀማለሁ የተለያዩ ሰዎችንም እጠቅማለሁ ዶክተር ስለሆንኩኝ የተለያዩ ሰዎችን አክሜ እነዛ ሰዎች ከህመማቸው ሲፈወሱ አይቼ የስሜታዊ እርካታ አገኛለሁ። እና ስራዬን እወዳለሁ።

የህዝብ ማመላለሻ ትጠቀማለህ? አዎ የህዝብ ማመላለሻ እጠቀማለሁ። በህዝብ ማመላለሻ ነው ብዙ ጊዜም ወደ ስራ ቦታ ና ወደ ተለያዩ ቦታዎች። እና በህዝብ ማመላለሻ በምሄድበት ሰዓት የተለያዩ ጥቅሞች ጉዳቶችም አሉት። ከጥቅሞቹ መካከል ቶሎ ወደ ስራም ሆነ ወደ ተለያዩ ቦታ ፈጥኜ እንድደርስ ይረዳኛል። ጉዳቶቹ ደግሞ ብዙ አይነት ሽታዎች አሉ። የተለያዩ ሽታዎች የህዝብ ማመላሸ ውስጥ የሚገኙት። እና ጉዳትም ጥቅሞችም አሉት ግን እኔ የህዝብ ማመላለሻ እጠቀማለሁ

ደሞዝ በየትኛው ቀን ታገኛለህ አሪፍ ጥያቄ ነው? እኔ ደሞዝ የማገኝበት ቀን በቀኑ በሰላሳ ነው። እንትን የቀኑ ስም ደግሞ ሰኞ ይባላል። እና ብዙ ጊዜ ደሞዝ የሚከፈለኝ በዛ ሰዓት ነው። በዛ ሰዓት የሚከፈለኝም በደሞዝ በየሰላሳ ቀኑ ስለሆነ የሚከፈለው እኔ ስራ ከገባው በሰላሳ ቀን ስለሆነ የሚከፈለው ሰኞ ቀን ስራ የገባሁት እና ቀጣይ ሰኞ ሲመጣ የዛኛው ወር ሰኞ ደሞዝ ይከፈለኛል። እና ደሞዝ የሚከፈለኝ በሰኞ ቀን ነው።

የዝናብ ውሃ ትሰበስባለህ በጣም አሪፍ ጥያቄ ነው። ብዙ ጊዜ እኔ በምኖርበት አካባቢ። የውሃ ችግር አለ። እና ያን የውሃ ችግር እምንፈታበት መንገድ ብዙ ጊዜ የዝናብ ውሃን በማጠራቀም በመሰብሰብ ለተለያዩ ጥቅሞች አውለዋለሁ። ለምሳሌ የዝናብ ውሃን ሰብስቤ እና አጠራቅሜ የተለያዩ ልብሶች አጥብበታለሁ እቃዎችን አጥብበታለሁ እና ብዙ ብዙ ነገር እሰራበታለሁ። እና የዝናብ ውሃ አዎ እሰበስባለሁ

ምን አዲስ ነገር መማር ትፈልጋለህ? ብዙ መማር የምፈልጋቸው አዲስ ነገሮች አሉ። ከነዛ መሃልም አብዛኞቹ ስለ ልምድ። እፈልጋለሁ የተለያዩ ልምዶች አሉ። ለምሳሌ ስለ ኦንላይን ስራ። ኦንላይን ስራ ብዙ ሰዎችን አሳልፎላቸው ሀብታም አድርጓቸው አይቻለሁ። እና ያን በማየት እኔም እንደነሱ ተምሬ። ሰርቼ ሃብታም የመሆን እቅድ እና አላማ አለኝ። እና ኦንላይን ኦንላይን ስራ መማር እፈልጋለሁ

በእንጨት እሳት ማብሰል ታውቃለህ? አዎ በእንጨት እሳት ማብሰል አውቃለው። ብዙ ጊዜ እኔ በምኖርበት አካባቢ መብራት የመቆራረጥ ችግር ስላለ በእንጨት ነው ምግቤን ማበስለውና፤ በእንጨት ምግብ ማብሰል እችላለሁ በእንጨት ምግብ ማብሰል ድካም አለው እንደ ኤሌክትሪኩ አይሆንም፤ ከድከሞቹ ዋናዎቹ ነገሮች ጪስ ጪስ የተለያዩ ጭሶች አይናችንን ያቃጥሉናል እና እሳቱም ይበላናል እና በእንጨት እሳት ማብሰል አውቃለሁ

ስለ ቤተሰብህ ንገረኝ ስለ ስለ ቤተሰቤ ብዙ ነገር መናገር እችላሉ ግን በጥቂቱ ልንገርህ ቤተሰቦቼ የጣም የዋሃና ደግ የሚባለው ቤተሰቦች ናቸው። እኔ ከልጅነቴ ጀምሮ በእንክብካቤና በፍቅር ነው ቤተሰቦቼ እስካሁን እስካለሁበት ድረስ ያሳደጉኝ። እና የቤተሰቦቼ ስም ቤተሰቦቼ እኔ አራት እህት እና ሁለት ወንድም አለኝ። እና ቤተሰቦቼ ደግሞ በጣም ደስተኛ ናቸው። እንደዚህ አራት እህት እና ሁለት እህት አለኝ። እና ቤተሰቦቼ የዋሃ እና ደግ የሚባለው ቤተሰቦቻችን ናቸው።

የስራ ጊዜዎት እንዴት ነው? ለዚህ ጥያቄ አሪፍ መልስ ስጥሃለ ብዬ መሰለኝ። የስራ ጊዜ ደህና ነው። የስራ ጊዜ ብዙ ጊዜ። ከጠዋት ሁለት ሰዓት እስከ ማታ አስራ አንድ ተኩል ድረስ ነው የምሰራው። ይሄም በመስሪያ ቤታችን ህግ የተጻፈ የስራ ሰዓት ተብሎ የተመደበ ነው። እና በዚህ ሰዓት ውስጥ የስራ ጊዜ እንደሆነ አውቃለሁ። ከዛ ሰዓት ውጪ ያለውን ነገሮች። በመዝናናት ስፖርት በመስራት እና ደስተኛ በመሆን አሳልፋለሁ። እና የስራ ጊዜ ከጠዋት ሁለት ሰዓት እስከ ማታ አስራ አንድ ሰዓት ተኩል ድረስ ነው።

ባህላዊ ልብስ ትለብሳለህ? አዎ ባህላዊ ልብሶች እለብሳለሁ። ግን ሁልጊዜ አለብስም። ባህላዊ ልብሶች ሚለበስበት ስዓትና ጊዜ አሉ። እነዛ ጊዜያት ደግሞ የበዓላት ጊዜ። የተለያዩ የአድዋ ጊዜ ብዙ ናቸው። ሁል ጊዜ አለብስም አብዛኛው ጊዜ የምለብሰው ልብስ። ኖሮም ይሄ መደበኛና እዚሁ ወንድ ማንኛውም ህብረተሰብ ጂንስ እና ሸምዝ ምለብሰው። ከዛ ውጪ በበዓላትና በተለያዩ ጊዜና ሰዓት። የባህል ልብስን እለብሳለሁ

የወተት ተዋጽኦ ትወዳለህ አሪፍ ጥያቄ ነው? አዎ የወተት ተዋጽኦ እወዳለሁ ለጤናም የተለያዩ ጥቅሞችአሉት። የወተት ተዋጽኦ የሚባሉት በመጀመሪያ ደረጃ ምን ምንድን ናቸው የሚለውን ልንገር። የወተት ተዋጽኦወች የሚባሉት አይብ እርጎ ቅቤ ናቸው። እነዚህ ደግሞ ለሰውነት የተለያዩ ገንቢና ሀይል ሰጪ የሆነ ነገሮች በውስጣቸው ይዘዋል። እና በጣም ሀሪፍ እሚባል። ጥቅም ይሰጣሉ እና የወተት ተዋጽኦ እወዳለሁ

በቤትህ ምን አይነት የቤት እቃዎች አሉ ለሚለው ጥያቄ? አሪፍና ግልጽ መልስ እሰጥሃለሁ ብዬ አስባለሁ። እና መልሱንም እንደሚከተሉው አቀርብልሃለሁ። በቤቴ ብዙ አይነት የቤት ጥቃዎች አሉ። ለምሳሌ ፍሪጅ አለ ቴሌቪዥን አለ። አልጋ አለ ጠረንቤዛ አለ ቁም ሳጥን አለ። ብዙ ብዙ የቤት እቃዎች አሉ። እነዚህም ደግሞ የየራሳቸው አገልግሎቶች አሉ። አሁን ፍሪጅ የሚያገለግለኝ ለኔ የተለያዩ ምግባች እንዳይበላሹ። ረጅም ሰዓት እንዲቆዩ ያደርግልኛል። ቁም ሳጥን ደግሞ የተለያዩ ልብሶችን ይይዝልኛል። እና በቤቴ ብዙ አይነት ቤት እቃዎች አሉ አሁን የጠቀስኩልህ እነዚህ እቃዎች በቤቴ ውስጥ አሉ

ቅመማ ቅመም ቅመማ ቅመም የበዛበት ምግብ ትወዳለህ አሪፍ ጥያቄ ነው? አዎ ቅመማ ቅመም የበዛበትን ምግብ እወዳለሁ። ምክንያቱም በጣም ጣፋጭና ልዩ ጣዕም ያለውን ምግብ ነው የሚሆነው። እና ብዙ ጊዜ ጣፋጭ ነው ምግቦች ይሆናሉ። ለምሳሌ ሩዝ አሁን ያለቅመማ ቅመም ሲሰራና በቅመማ ቅመም ሲሰራ ያለው። ጣዕም የተለያየ ነው ቅመም ሲሰራ ያለው ጣዕም በጣም ልዩነት አለው። ያለ ቅመም ከተሰራው ጋር እና ቅመማ ቅመም የሚበዛበት ምግብ እወዳለሁ።

ሳንቲም ትቆጥባለህ? አዎ እቆጥባሁኝ ሳንቲም የተለያዩ ገንዘቦችን እቆጥባለሁ ምክንያቱም ለወደፊቴ አሪፍና የተስተካከለ ኑሮ እንድኖር ያግዘኛል ብዬ ስለማስብ። እና የሳንቲም መቆጠብ ጥቅሙም ደግሞ የተለያዩ ሀብታም ሰዎች ተናግረውታል። እና እኔም ያን ንግግር በመከተል ሳንቲሞችን እቆጥባለሁ። በመቆጠበም ደስተኛ ነኝ። የማገኘውን ብር ግማሹን እቆጥባለሁ። የምቆጠብበት መንገድም እመቤት ውስጥ ሳይሆን በአካባቢ ብዙ ባንኮች አሉ ወደ እነዛ መሄድ ነው የምቆጥበው። እና ሳንቲም እቆጥባለሁ

ጾም ትጾማለህ አዎ ጾም እጾማለሁ። ጾም መጾም የተለያዩ ጥቅሞች አሉት። ከጥቅሞቹም መካከል ወደ ሃይማኖታችን እንድንጠጋ ያደርገናል። ወደ ሃይማኖታችን ተጠጋን ማለት ደግሞ ሰይጣን ይርቀናል። ሰይጣን በሚል ቀን ሰዓት ደግሞ ያሰብነውንና የፈለገውን ነገሮች በቀላሉና ያለምንም ችግር ይከናወናሉ። እና ጾም መጾም በጣም ትልቅ ጥቅም አለው። እኔም ያንን ተገንዝቤ እና ተረድቼ ጾም እጾማለሁ።

ደብዳቤ መጽሐፍ ትወዳለህ በጣም ሀሪፍ ጥያቄ ነው። እኔ ደብዳቤ መጽሐፍ የምወደ አይነት ሰው አይደለሁም። ምክንያቱም እንደዚህ በደዳቤ በወርቀት በመፃፃፍ የማምን አይነት ሰው አይደለሁም አሁንም ዘመኑ የተክኖሎጂ ስለሆነ። የተለያዩ ሀሳባችንን መግለጫ ማህበረ ገጾች አሉ። ለምሳሌ ቴሌግራም ኢንስታግራም ብዙ አይነት ሀሳባችን መግለጫ። መሴጆች አሉ እና በእነሱ ነው የምገልጸው እንጂ ደብዳቤ መጽሐፍ አልወድም።

ያ አካባቢ የሆነ ይወዱታል? አዎ አካባቢዬን እወደዋለሁ። ምክንያቱም አካባቢዬ ለመኖር ምቹና አሪፍ የሚባል አካባቢ ነው። እና በዛም የተነሳ አካባቢዬን ነው በጣም የምወደው። የአካባቢዬ ሰዎችም በጣም የዋህና ደግ ስለሆኑ አካባቢዬን እንድወድ አድርገውኛል። እና አካባቢዬን እወዳለሁ።

ምን አይነት መሳሪያዎችን ትጠቀማለህ? ሀሪፍ ጥያቄ ነው። እንደ ተበላሸውና እንደሚሰራው እቃ የምጠቀማቸው መሳሪያዎች ይለያያሉ። አሁን ለምሳሌ ስቶቭ ተበላሽቶ ከሆነ መፍቻና የተለያዩ ነገሮችን ልትጠቀም ትችላለህ። እና ደግሞ ብዙ ነገሮች ሲበላሹ እኔ ብዙ ጊዜ የምጠቀማቸው መሳሪያዎች መፍቻና ፕላስተር የመሳሰሉ ነገሮችን እጠቀማለሁ።

ቀልድ መናገር ትወዳለህ እኔ ቀልድ መናገር የምወድ አይነት ሰው አይደለሁም። ቁም ነገረኛ ሰው ነኝ ያው አንዳንድ ቦታ ላይ ልትቀልድ ትችላለህ። እንደየቦታው እንደየሰአቱ እንደየጊዜው አይተህ ነገር ግን ሁሌ ቀልድ መቀለድ ምንም ጥቅም የለውም። ቀልድ ምንም ጥቅም ስለማያስገኝ እኔ ቁምነገረኛ ነኝ። ቁም ነገረኛ ሆነህ ብዙ አይነት ጥቅሞችን ታገኛለህ። እና ቀልድ መቀለድ አልወድም።

ማር ትወዳለህ አሪፍ ጥያቄ ነው። ለዚህ ጥያቄ አሪፍ መልስ እሰጣለሁ ብዬ አስባለው። ማር እወዳለሁ። ማር ለሰውነት የተለያዩ ሰውነት ገንቢ የሆኑን ንጥረነገሮች በውስጡ ስለያዘ ለውስ ለሰውነትም ጤናና መድሃኒት ስለሆነ ማር እወዳለሁ። በዛ ላይም በጣም ጣፋጭ ነው። በማር የሚሰሩ ነገሮችንም በሙሉ እወዳለሁ። ለምሳሌ የተለያዩ ፈጢራ ባቅላባ ምናምን ኬኮች አይስክሬሞች በማር ይሰራሉ። እና እነሱንም በጣም እወዳለሁ እና ለማለት ፈልጌ ነው። ማር እወዳለሁ

በምን ሰዓት ትነሳለህ እኔ ብዙ ጊዜ የምነሳበት ሰዓት ጠዋት አስር ሁለት ሰዓት አስከ አንድ ሰዓት ባለው እነሳለሁ። ከዛም በኋላ የተለያዩ ነገሮች እደርጋለሁ። ጸሎት እጸልያለሁ። ጠዋት ትንሽ ስፖርት እሰራለሁ። እና ሻወር ወስጄ የተላያዬ ገላዬን ታጥቤ ልብሴን ለባ ብሼ እወጣለሁ። እና የምንሳበት ሰዓት ጠዋት ከ አስራ ሁለት ሰዓት ተኩል እስከ አንድ ሰዓት ባለው ሰዓት እነሳለሁ።

የምትወደው ፍራፍሬ ምንድነው? እኔ የምወደው ፍራፍሬ ሙዝ ነው። ሙዝም እንድወድ ያረገኝ በጣም ጣፋጭ እና ለሰውነት ትልቅ ጥቅም ስለሚሰጥ ነው። ሙዝ እንድወድ ያረገኝ። እና ሙዝ በእኛ አካባቢ ኪሎ ከሰባ ብር በላይ የምሸጠው። እንደዚህ የሆነበትም ምክንያት ሙዙ ከእኛ አካባቢ በጣም መርቆ ስለሚመረት። እኛ አካባቢ ድረስ እስከሚደርስ ድረስ የትራንስፖርቱን አስበው ነው። አንድ ላይ የሚሸጡልን እና የምወደው ፍራፍሬ ሙዝ ነው

የምትወደው ሽታ ምንድነው? እኔ የምወደው ሽታ በጣም ደስ የሚል ሽታዎችም ብዙ ጊዜ እወዳለሁ ለአፍንጫ ደስ የሚል ሽታዎች እወዳለሁ። ለምሳሌ የተለያዩ የአበባ ሽታዎች እወዳለሁ ለምሳሌ ጽጌሬዳ አበባ በጣም የምወደው የሽታ አይነት አለው። እና ከዛም በብዙ አይነት ነገሮች ይሰራሉ ሽቶ እንግዲህ ሲኒ የመሳሰሉ ነገሮች ይሰራሉ። እና እኔ የምወደው ሽታ የአበቦች ነው። ከአበቦችም መሃል የጽጌድ አበባ ሽታ እወዳለሁ

የድምጽ መልእክት ትልካለህ? አዎ ብዙ ጊዜ እልካለሁ። በቴክስት ረጅም ሲሆንብኝ መልእክቱ በቴክስት ከምልከው በድምጽ ብልከው ይሻለኛል። ለፍጥነቱም ለድካሙም ቴክስት ከቴክስት ይልቅ የድምጽ መልእክት ይሻላል። በማለት ብዙ ጊዜ እልካለሁ። እና እንደዚህ አይነት መልእክቶችም የምላላከው ከጓደኞች እና ከአክስቴ ልጆች ጋር ነው። እና የድምጽ መልእክት እልካለሁ

"ፎቶ ማንሳት ትወዳለህ?" አዎ ፎቶ ፎቶዎችን ማንሳት እወዳለሁ። ምክንያቱም ፎቶዎች የተለያዩ ትዝታዎች ማሳያ ምልክቶች ናቸው፤ እና እኔ ጉብኝት በምወጣባቸው ሀገሮች ላይ የተለያዩ ፎቶዎች እነሳለሁ። ምክንያቱም ከሆነ ሰዓት በኋላ ያ ፎቶዎች እያየሁ እዝናናለሁ ምክንያቱም እዚህ ቦታ በዚህ ሰዓት ሂጄ ነበር። የዛን ጊዜ እንደዚህ ነበር ለማለት የድሮ ፎቶዎቼን የድሮ ማንነቴን ለማየት ፎቶ ይጠቅመኛል፤ እና ፎቶ ማንሳት እወዳለሁ።

የምትመኘው ስራ ምንድነው? እኔ የምመኘው ስራ ዶክተር መሆን ዶክተር ሆኜ የተለያዩ ሰዎችን ከተለያዩ በሽታዎች ማዳን እና ድነው በደስታ ሲስቁ ማየት እፈልጋለው። ምክንያቱም ህብረተሰብን መርዳትና ማገዝ በፈጣሪም ሆነ በህብረተሰቡ ዘንድ በጣም ተወዳጅ ነገር ነው። እና እኔ የምመኘው ስራ ዶክተር መሆን ነው። ዶክተር መሆንም የምፈልግበት ምክንያት የተለያዩ ሰዎችን ከተለያዩ በሽታዎች ለማላቀቅ እና ለማዳን ነው።

ዜናውን ከየት ታገኛለህ? በጣም አሪፍ ጥያቄ ነው። እኔ ዜና ብዙ ጊዜ የማገኘው ከስልኬ ነው። ስልኬ ላይ የተለያዩ ማህበራዊ ሚዲያዎች አሉኝ። ቲክቶክ ኢንስታግራም ዩቲዩብ ፌስቡክ የተመሳሰሉ ብዙ ማህበራዊ ገጾች አሉ። ከእነሱ ላይ ነው ብዙ የዜና የማገኘው። ከእነሱ ላይ ዜና አገኛለሁ እና ዜናዋንም ተመልክቼ እጨርሳለሁ

ሾርባ ትወዳለህ? አዎ ሾርባ እወዳለሁ። ሾርባ በጣም አሪፍ እና ጠቃሚ ምግብ ነው። ሾርባ አሰራሩም ቀላል ደስም እሚል ምግብ ነው። እና ከስፖርት መልስም ብዙ ጊዜ እመግበዋለሁ። አሪፍ ጥቅም ስለሚሰጥ ለሰውነትም ጥሩ ኢነርጂ ጥሩ ሀይል ጥሩ የአቅም ግልባታ ስለሚሰጥ ጉልበታ አሪፍ ነው። እና አርባ አወዳለው

ኢሜል ትጠቀማለህ? አዎ እጠቀማለሁ በጣም አሪፍ ጥያቄ ነው። ኢሜል የምትጠቀመው ብዙ ጊዜ የተለያዩ ስራዎችን ለመስራት ነው እና ኢሜል መጠቀምም በጣም ቀልጠፋና ንቁ የሆነ ስራ እንድሰራ ረድቶኛል እና ብዙ ጊዜ ሜሎችን እጠቀማለሁ።

የምትወደው መክሰስ ምንድነው? እኔ ብዙ ግዜ የምወደው መክሰስ ሩዝ ነው ሩዝ በጣም ነው የምወደው። በቃ እኔ ከልጅነቴ ጀምሮ ስወደውና ስመገበው የነበረው ምግብ ስለሆነ ሩዝ በጣም እወዳለሁ። አሁንም ድረስ እንደዛው በጣም ነው የምወደው። እና መክሰስ ላይ የምመገበው ምግብ ሩዝ ነው